ከጓደኛ ጋር ትገናኛለህ? በጣም አሪፍ ጥያቄ ነው። ጓደኞቼ ጋር ከደንበኞቼ ጋር ብዙ ጊዜ እገናኛለሁ፤ ምክንያቱም ደንበኛ ጋር ተገናኝቼ የተለያዩ ስራዎችን ስለምሰራ ለምሳሌ የስራ ደንበኞች አሉኝ፤ እነሱም የተገናኘን የአንዳንዳችን የዳጋማና ታንካራ ጎኖችን እናወራለን፤ እንወያያለን ለምሳሌ ከደንበኞቼ ጋር እኔ ምንም አይነት ጉድለት ጉድለት እንዳለብኝ ይነግሩኛል እሱን ጉድለት ለመስተካከል ስል ደንበኞቼ ጋር ሁሌ እገናኛለሁ ለምሳሌ ከሁለት ሳምንት አንዴ ከወር አንዴ የተገናኙ የተለያዩ ችግሮችን እና መፍትሄዎቻቸው ላይ እናወራለን ለምሳሌ የኔ ስራ ዳንበኞቼ ጋር መጣሁ የሚያወሩኝ የኔን ታንካራ ጎን እና ደጋማ ጎን ስለሆነ ለቀጣዩ እንዳስተካክልላቸው ብዙ ምክሮችን እየመከሩ ጠንካራ እንደሆን ያግዙኛል ለምሳሌ ይሄ ይሄ ችግር አለብህ የኔን ችግር አስተካክል ብሎ ሲመክሩኝ እኔም ችግሬን እቀበላለሁ ሌላኛው ደግሞ እነሱ እንዲህ እንዲህ እንዲህ የሆንላቸው የሚፈልጉትን ነገር ይነግሩኛል እዛች እዛችን ችግራቸውን አስተካክዬ ለወደፊት ትሩ የሆነ ግንኙነት እንዲኖረንና ደንበኝነት እንዲቀጥል አድርገዋለሁ ማለት ነው።